መብራት ሲቋረጥ ብዙን ጊዜ ሻማ አብራለሁ። ወይም ደግሞ እንዲሁም ጀነሬተሮችን እና በሶላር የሚሰሩ መብራቶች አሉኝ። እነሱን አብርቼ እነሱን በሶላር ቻርጅ አድርጌ በእነሱ መብራት አበራለሁ በእነሱ እጠቀማለሁ ማለት ነው። እነሱ ደግሞ ቻርጅ የሌላቸው ከሆነ ሻማ በማብራት ብርሃን አገኛለሁ።

የማንቂያ ሰዓትን ወይም አልጠቀመም ብዙን ጊዜ ምክንያቱም ሁል ጊዜ የምተኛውም ሆነ የምነሳው። በተመሳሳይ በተመሳሳይ ሰዓት ስለሆነ አእምሮዬ ደግሞ ያንን ሰዓት ስለለመደው። ከአለማንቅያ ሰዓት ልክ በዛ መስራት መነሳት መነሳት በምፈልግበት ሰዓት ላይ። አለማንቂያ ሰዓት እነሳለሁ።

አብዛኛውን ጊዜ በቴሌግራም መተግበሪያ ምጠቀም ሲሆን ቴሌግራም መተግበሪያ ለመተግበር በጣም ይቀላል ፈጣን ነው። እንዲሁም ደግሞ የተለያዩ መልእክቶችን ማስተላለፍ ይቻላል መቀበልም ይቻላል ምስሎችንም መላክ ይቻላል። ብቻ ብዙ ጥቅሞች ስላሉት የቴሌግራም መተግበሪያን መጠቀም ይቀለኛል።